አዎ ስሚቴ በፊቴ ላይ ይነበባል አንዳንዴ ሰው ይነግረኛል ማለት ነው ምክንያቱም ስትናደድ ወይ ደስታ። ሲሰማህ በፊት ላይ የሚታይ ነገር አለ። የኔም እንደ ሰው ስሚቴ በፊቴ ላይ ይንጸበረቃል ይታያል። የተደበቀ ነገር አይደለም። ሳዝንም ስትደሰትም የሚታዩ ነገሮች አሉ ማለት ነው። ይሄ በተፈጥሮ የሚሆን ነገር ነው። ከቁጥራችን ውጪ የሚሆን ነው። መደበቅ አይቻልም ማለት ነው። ስሜትህ ስለዚህ የኔም አዎ ይታያል።

በመሰረቱ ትርፍ ጊዜ የሚለው ነገር የለኝም ነገር ግን ያለችኝ የእረፍት ጊዜ ብንላት የተሻለ ይሆናል። የእርፍት ጊዜ የምንለው ምንድነው? ለቤተሰብ ከቤተሰብ ጋር የማሳልፈው ቤቴ ውስጥ ሆኜ ማለት ነው። እሱ እንደ እረፍት ጊዜ ልወስደው እችላለሁኝ። ከዚህ ውጪ ግን ከሰኞ እስከ አርብ ስራ ላይ ነኝ እሁድና ቅዳሜ ናቸው የእርፍት ጊዜ የሚሆኑት። በእሁድ እና ቅዳሜ ደግሞ ከቤተሰብ ጋር የማሳልፈው እንዲሁም ቤተሰብ በመጠየቅ ገበያ በመሄድ አንዳንድ ነገሮችን በመጸም ከእንዲሁም የንባብ ፕሮግራምም በማካሄድ ነው። የማሳልፈው ማለት ነው

አዎ ቤቴን የሚያስውቡ በተለያዩ ማጌጫዎች ነው አንዳንድ ቀለሞችን እገዛለሁ እነዛ ደስ የሚል ቀለሞችን በመቀላቀል የተለየ ህብር እንዲኖረው እንዲሁም ለኔ ደስ በሚለው ህብር ላይ እንዲመጣ ቀምመዋለሁ ወይ ማለት ነው እንደዛ አድርጌ አስውበዋለሁ ሌሎች ጌጣጌጦችም እጨምርበታለሁ ማለት ነው አንዳንድ ዕቃዎችም ገዝቼ አስውዋለሁ የጌሪ ቤት ውበት ሲኖረው ደስ ይላል ለማረፍም ብዙ ጊዜያችን ቤታችን ነው የምናሳልፈው እና የተመቸ ነገር ይሆናል ማለት ነው ስለዚህ ቤቴ በተለያየ ምክንያት ሁኔታዎች ነው የማስውበው።

ዋና ዋና ሀላፊነቶቼ አንደኛው የቤተሰብ ሀላፊነት ነው ሁለት የስራ ሀላፊነት ነው ማለት ነው። በቤተሰብ ሀላፊነት ሲባል የቤተሰቡ ጠቅላላ በእኔ ጥገኝነት ያለነው። ምክንያቱም ልጆቹም ገና ናቸው ልጆቼ የማሳደግ ሀላፊነት አለብኝ። ልጆቼ የማስተማር ሀላፊነት አለብኝ እንዲሁም ልጆቼ የማልበስ እና የመንከባከብ የመቀለብ ሀላፊነት አለብኝ ማለት ነው። እንዲሁም የስራ ሀላፊነት ነው። የስራ ሀላፊነት የሚባለው ያው በሚሰጠኝ የስራ ሀላፊነት በአግባቡ መወጣት እና በታማኝነት ማገልገል ነው የሚሆነው ማለት ነው

እኔ ምጽፈው በቀኝ እጄ ነው በቀኝ እጄ ነው የምጽፈው ሁል ጊዜ አንዳንዴ በግራ እሞክራለሁ ነገር ግን ይሄን ያህል ውጤታማ የሆነ ወይም የሚያምር ጽሁፍ አልጽፍም ማለት ነው። ይሄ ብዙ ጥረት ማድረግ ይጠበቅብኛል ብዬ አስባለሁ። በሁለቱም ብጽፍ ደስ ይለኛል በግራም በቀኝም። ነገር ግን አሁን የምጽፈው በቀኝ እጄ ነው ማለት ነው። በቀኝ እጄ በደንብ ነው የምጽፈው በሁሉም በሁሉም ቋንቋዎች ማለትም። በእንግሊዝኛ በአማልኛ እና በትግርኛ በደንብ መጻፍ እችላለሁ። ነገር ግን በግራዬ መጻፍ እቸገራለሁኝ ማለት ነው።

ጠዋት ከእንቅልፌ እንደነቃሁ እ ማረገው ነገር አንደኛ ሰውነቴ ማንቀሳቀስ ነው። ማሳሰብ ተኝቼ ስላደርኩኝ ሰውነቴ የመተሳሰር ነገር ስለሚኖር ቀለል ያለ ስፖርት መስራት ነው። ከዛ ገላዬን ታጥቤ ልብሴን፣ የስራ ልብሴን ቀይሬ ወደ ስራ እዘጋጃለሁኝ ማለት ነው። ይህ የሁል ጊዜ የጠዋት ስራዬ ነው፤ ተግባሬ ነው። ቁርሴ በልቼ እ በጊዜ ወደ ስራ ሄዳለሁኝ ማለት ነው።

የምወደው ቁጥር ሶስት ነው ምን እንደሆነ ብዙም ባይገባኝም ግን የምወደው ቁጥር ሶስት ቁጥር እወደዋለሁኝ ማለት ነው። በብዙ አንፃርም ሶስት ከሁለት ይበልጣልና ሶስት ቁጥር በብዙ ነገር ወሳኝ ነው ብዬ እወስዳለሁ። ለብዙ ነገር ድምጽ ለመስጠትም ከሆነ ሶስት ከሶስቱም ሁለቱም ሊያሸንፉ ይችላሉ። ስለዚህ ጉድል ቁጥር ለኔ ይመቸኛል። ሙሉ ቁጥር ብዙም አልወድም ብዙም አይመቸኝም። ነገር ግን ጎደሎ ቁጥሬ ከሆነ በጣም ነው የምወደው የሆነ የትክክለኛነቱ መስለሙ ይታይ ይሰማኛል።

አዎ መብረቅ እፈራለሁኝ መብረቅ የሚያስደርግጥ ነገር ነው ምክንያቱም መብረቅ ሳታስበው የሚሰማ ድምጽ ነው። ይሄ ደግሞ ከመደንገጥ አንፃር ሊሰማኝ ይችላል ማለት ነው። ስለዚህ መብረቅ በጣም ፈሪ የሚፈራ ባልሆንም እደነግጣለሁ ወይ ማለት ነው የመብረቅ ድምጽ ስትሰማ የመብረቅ ድምጽ በጣም የሚያረብሽ ድምጽ አለው የሚያስፈራም ነው። ድንገተኛ የሚሆን ነገርም ነው። ስለዚህ መብረቅ እፈራለሁኝ።

አዎ ከደንበኞች ጋር ስራለው ደንበኞች አሉኝ ደንበኞቼ የተለያዩ ደንበኞች ናቸው የተለያየ ሀላፊነት የተለያየ ስራ የግል ስራ ያላቸው ደንበኞች ናቸው። እናም ከእነሱ ጋር እሰራለሁኝ እነሱ የሚሰጥ የሚያሰጥኝን ስራ እሰራላችኋለሁ ለሰጡኝ ስራም ክፍያዎች አሉ ሰርቪስ እቀበላለሁኝ ማለት ነው። ስለዚህ ከተለያዩ ደንበኞች ጋር አብሬ እሰራለሁ ተግባብቼ ነው የምሰራው። በእምነት ላይ የተመሰረተው ግንኙነት ነው ያለን ማለት ነው

አዎ የስራ ቦታ ደህንነቱ የተጠበቀ ነው የስራ ቦታ ደህንነቴ ምንም ለደህንነት የሚያሰጋ ነገር የለውም። ምክንያቱም ጥበቃ ያለው በደንብ የተዳራጀ ሁሉ ነገር በስርዓት የሚሄድ። በስርዓት ነው ያለው በስርዓት የሚጠበቅ ቦታ ነው። ስለዚህ ምንም የደህንነት ስጋት የሚሰማኝ አይደለሁም ማለት ነው። ምንም ነገር ይጠፋብኛል ብዬም አላስብም። ሁሉ ነገር ተፈትሼ ይገባል ተፈትሼ ይወጣል። ስለዚህ በስራ ቦታዬ ድህንነቱ የተጠበቀ ነው ማለት ይቻላል

ልዩ ችለታዬ እኔ ከሰዎች ጋር ያለኝ መግባባት ልዩ ችለታዬ ብዬ ነው የምወስደው ምክንያቱም እኔ ከሰዎች ጋር ለመግባባት ብዙም ጊዜ አይፈይብኝም በቀላሉ መግባባት እችላለሁኝ ማለት ነው። እንዲሁም ከሰዎች ጋር አብሬ ለመኖር አብሬ ለመስራት ብዙ አልቸገርም አዲስም አልሆንም ማለት ነው። እንደዚህ ከማረም ሰው ጋር መስራት መኖር እና መግባባት እችላሉኝ ይህ ለኔ ልዩ ነው ማለት ይቻላል። ብዙ ሰው አንዳንዴ ይቸገራል ከሰው ለመስራትም ሲቸገር አያለሁኝ። እንደኔ ግን ምንም ከሰዎች ጋር ለመስራት አብሬ ለመስራት እና ውጤት ለማምጣት ብዙም የሚቸገር ሰው አይደለሁም

የምንለው የእረፍት ጊዜ አዲስ አመት ቢሆን ደስ ይለኛል ምክንያቱም አዲስ አመት ብዙ ነገር የምታይበት ነው አዲስ አመት ከቤተሰብ ጋር የምትገናኝበት ነው። እነዚህ በአዲስ አመት ቢያንስ ወር ሙሉ ማረፍ ቢያርፍ ደስ ይለኛል ማለት ነው። እመኛለሁ። እኔ በአዲስ አመት በጣም ከቤተሰቦች ጋር ከሩቅ ዘመዶች ጋር የመገናኘት ልምዱም አለኝ። እሱም በእረፍት ጊዜ ማሳለፍ ደግሞ በጣም ደስ ይላል ማለት ነው። ስለዚህ የእረፍት ጊዜ በአዲስ አመት ቢሆን ደስ ይለኛል።

ቅሬታዎችን በማዳመጥ ነው የማስተናግደው ምክንያቱም ቅሬታዎች ሁሉም ትክክል ናቸው ማለትም አይደለም ነገር ግን ቅሬታዎች ትክክለኛ ቅሬታዎች ናቸው አይደሉም የሚለውን በማዳመጥና በመስማት ትክክለኛ መሆኑን ካረጋገጡ በኋላ ወደ መፍትሄው በመሄድ ነው የምሰማ ማለት ነው የማስተናግደው። ነገር ግን አንዳንድ ቅሬታዎች ያላግባብ ሊሆን ይችላሉ። ያላግባብ የሆነ ቅሬታን በትክክል በማስረዳት ወደ ትክክለኛ አስተሳሰብ እንዲመጡ በማድረግ ቅሬታዎችን መፍታት እሞክራለሁኝ ማለት ነው። ለዚህ የኔ ቅሬታዎችን የማስተናግድበት ዘዴ ይሄ ነው።

አዎ ወደ መናፈሻ የሚሄደው በአሥራ አምስት ቀን አንድ ጊዜ ሊሆን ይችላል፤። ነገር ግን ከዛ የተለየ ነገር ሲገኝ ወይ ግብዣ ነገር ሲገኝ አልሄድም አልሄድም ማለት አይደለም። አብዛኛው ግን ወደ መናፈሻ የሚሄድ ሰው አይደለም። ምክንያቱም መናፈሻ ስትሄድ ብዙ ወጪዎችም ሊኖሩህ ይችላሉ ስለዚህ ወጪዎች ለማስቀረት ሲባል ተደጋጋሚ የሚሄድ ሰው አይደለሁም። በአስራ አምስት ቀን ብሄድ ነው። ይሄም አልፎ አልፎ በተለያዩ ምክንያቶች ሊሰረዝ ይችላል።

አዎ ስጦታ መስጠት ደስ ይለኛል ምክንያቱም ስጦታ ስትሰጥ በሰዎች ደስታ የምትፈጥረው ደስታ አለ በአንተም ደስታ ይፈጠራል ማለት ነው። እንዲህም በሁለቱም ሰዎች መካከል የሚፈጠር ጠንካራ የሆነ ግንኙነት አለ ይህ በጣም ደስ የሚል ነገር ነው። እኔም ስጦታ ስሰጥ ለራሴ ደስታ ይሰመኛል። እንዲሁም ለምሰጣቸው ሰዎችም በጣም ልዩ የሆነ ፈገግታ ሳቅ ደስ ብሏቸው ሳይ በጣም ነው እምረካው። ስለዚህ እኔም ስጦታ መስጠት ያስደስተኛል

አዎ መንዳት እችላለሁኝ እ የተለያዩ መኪኖችን እነዳለሁ አሁንም እነዳለሁኝ ቀደም ብዬ ነው የለመድኩት መንዳት። መንጃ ፍቃድ አለኝ። ሶስተኛ የሚባለው መንጃ ፍቃድ ማለት ነው ሶስተኛ ለደረጃ የሚባለው። ስለዚህ የተለያዩ መኪኖችን እነዳለሁኝ ችለታው አለኝ ልምዱም አለኝ። ስለዚህ በደንብ ነው ምነዳ ማለት ይቻላል።

አዎ ሙዚየም መሄድ እወዳለሁኝ ሙዚየም መሄድ ብዙ ነገሮችን ታያለህ ያለፈውን ታሪክ ታገኛለህ እዛ በዛን ጊዜ ሲፈጸሙበት የነበረ ሲጠቀሙበት የነበረ ማትሪያል የጥር መሳሪያ እንዲሁም ሌሎች ቁሳቁሶችን ታገኛለህ ማለት ነው። መጽሐፍቶች ታገኛለህ ስለዚህም ሙዜም መሄድ እወዳለሁ። በጣም ደስ ይሰመኛል ምክንያቱም የድሮ አባቶቻችን ሲሰሩት የነበረ ስራ ድንቅ ነው። ስለዚህ የነሱን እራያ መከተል ግድ ስለሚለን የግድ የነሱ ስራ የነሱ ገድል። ብዙ ሙዚየም ጋር ሄደን መጎብኘት ተገቢ ነው። ብዬ አምናለሁ

በልጅነቴ ምወደው ጨዋታ የእግር ኳስ ጨዋታ ነው የእግር ኳስ ጨዋታ በጣም ነው ምወደው። ብዙ ጊዜም እጫወት ነበር ብዙ ጊዜም። የእግሬ ላይ መጉዳት ደርሶብኛል እግሬ ላይ ማለት ነው። ነገር ግን ምንም አይመስለኝም ነበር እጫወት ነበር ከጓደኞቼ ጋር ማለት ነው። ከልጅነ ከልጅነት አብሮ አደጎቼ ጋር በጣም ነው ኳስ የምንጫወተው እሱን በጣም ነው ምወደው ነገር ግን አሁን ተጫዋች አይደለሁም። ረስቸዋለሁ ማለትም ይቻላል ብዙም አልጫወትም በዚህ እድሜ። በልጅነት እድሜ ነው እምወደው የነበረ ማለት ነው